የአካባቢ ገበያ እንዴት ነው? ሰላም ዛሬ ደግሞ ስለ አካባቢያችን ህያው እንቅስቃሴ ስለ ገበያ እናወራለን። የአካባቢ ገበያ እንዴት ነው ተብዬ ብትጠይቅ? መልሴ የአካባቢያዊ ገበያ የጩኸት የቀለማትና የደግነት ድብልቅ የሆነ የህይወት ገበያ ትርኢት ነው ብዬ ነው ማስበው። የአካባቢው ገበያ እንግዲህ ገና ከማለዳው ነው የምጀምረው። ገበሬዎች ከሩቅ ቦታ አዝመራቸውን ጭነው ነጋዴዎች ደግሞ ምርታቸውን ደርድረው ገዢውን ይጠብቃሉ። የገበያው ትልቁ ውበት ጫጫታው ነው። የነጋዴው ጥሪ የገዢዎቹ የዋጋ ድርድር እና በመሃል ሚሰማው የሳቅ ድምጽ ገበያውን ህያው ያደርገዋል። እዚያ ገበያ ውስጥ የሚሸጡ ቁስ ብቻ አይደለም ወሬ ይለዋወጣሉ። ይሰጣል እንዲሁም የቆየ ወዳጅነት ይጠነክራል በተመሳሳይ ደግሞ ተለያይተው የነበሩ ሰዎች ይገናኛሉ ማለት ነው። ስለዚህ ገበያው ዝም ብሎ አይነት ሰዎች መጥተው ገብይተው ወይም ገዝተው በተመሳሳይ ነጋዴዎችም ሸጠው ብቻ እሚለያዩበት ሳይሆን ወዳጅነት የሚፈራበት ትውውቅ የሚኖርበት ሰዎች ቋሚ ደንበኛ የሚያገኙበት ነው። ከሆነ ቦታ ለምሳሌ የሚፈልጉትን ነገር የሚያገኙ ከሆነ ሰዎች ምን ያደርጋሉ? ያንን ሰው ነገ ከነገ ወዲያ ላይ በመጣ ጊዜ የሚፈልጉትን ነገር እየገዙ ደንበኛ ያደርጉታል ማለት ነው። ከዛም ሰው ጋር ምን ይላሉ ወዳጅነትን ያጠነክራሉ ቤተሰብ ይሆናሉ ማለት ነው። እና ይሄ ነገር በጣም በሚገርም አይነት ሁኔታ በተለያዩ የሀገራችን ገበያዎች ውስጥ እንደ እሴት እንደ ባህል የተለመደና ብዙውን ጊዜም ደግሞ ሰዎች ገበያተኞችም ቢሆኑ በደንብ ገቢያቸውን የሚያደሩበት መንገድ ነው ማለት ነው። አንድን ሰው ከአንድ ገበያ በላይ ማሰብ ማለት ነው ነገ ከነገ ወዲያም ወዳጅ መሆን ቤተሰብ መሆኑን አይተው የዋጋ ቅናሽ ማድረግ መተባበር ሀቀኛ መሆን ይሄ ነገር የተለመደ ነው። እንግዲህ ወደ ገበያው ስንገባ የሚቀበለን ልዩ ልዩ ሽታዎች አሉ። ለምሳሌ የቅማማ ቅመም መዓዛው አለ። ትኩስ የሆኑ አትክልቶች እንደነ ቲማቲም ቆስጣ ሰላጣ ጎመን አይነት ትኩስ የሆኑ አትክልቶች ሽታችሁ ይመጣብናል የቡናው መዓዛ ተቀላቅሎ የአፍንጫችንን ቀዳዳ ይሞላዋል ማለት ነው። የአካባቢው ገበያ እንግዲህ የምርቶች ጥራይት የሚታይበት ቦታ ነው። በቀጥታ ከርሻው የሚመጡ ትኩስ ምርቶችን በዝቅተኛ እኛ ማግኘት መቻላችን ለእኛ ትልቅ በረከት ነው ምክንያቱም። ቀጥታ ከገበሬው ላይ የሚመጡ ስለሆነ እነዛ ገበሬዎች ነጋዴዎች ብቻ አይደሉም ገበሬዎችም ስለሆኑ ዋጋውን በደንብ የሚያውቁና ሰዎችንም ደግሞ እሚጠቅሙ ናቸው። ማለት ነው በተለይ ደግሞ በበዓላት ግዜ ገበያው በጣም ደምቆ የሚታይበት ነው። የሚኖረው ድምቀት ግርግር ደግሞ በጣም ለየት ያለ ጉልበት ይሰጠዋል ገበያውን ማለት ነው። የገበያው እንግዲህ ሌላኛው ደስ አች ገጽታ መከራከር ወይም መደራደር መቻል ነው። አንዳንድ ጊዜ በተለይ የሱፐር ማርኬት ምናምን ሰዎች ሲገቡ አንድ የሚያጡት ነገር ይሄ ክርክሩ እንትኑ ስለሌለ ይሄ ማህበራዊ ነገሩን ለመፍጠር አይመችም ሰዎች የሆነን እቃ ገዝተው ብቻ ይወጣሉ። ስለዚህ የኛ ገበያ ላይ ግን ዋጋ ተነጋግሮ ወዲያውኑ መክፈል ሳይሆን በመስማማትና በመግባባት የሚደረግ የዋጋ ቅነሳ በሻጭና በግዢ መካከል የጠበቀ ትስስር ይፈጥራል። ለበረከት ይሁን ተብሎ የሚመረቀው ምርት ደግሞ በረከቱ እንዳለ ሰዎች እንዲያምኑና ምርቱ በረከት እንዳለውም እንዲያስቡ ያደርጋቸዋል። በገበያ ውስጥ ያለውን መረዳዳትና መከባበር ስንመለከት የማህበረሰቡን ጥንካሬና ወዳጅነት በሚገባ እንረዳለን ይሄ ነገር እንግዲህ በጣም የሚያስገርም ነው። እርግጥ ነው አንዳንድ ጊዜ ገበያው በጣም ይጨነቃል መንገዱ ይጠባል ነገር ግን ያ የገበያ ግርግር ለገበያው የሚሰጠው ትልቅ ውበት ነው። አዳዲስ ቴክኖሎጂዎች የገባ ማእከላት ቢመጡም እንደየአካባቢያችን ገበያው እንግዲህ ትክክለኛውን የሰው ልጅ ግንኙነት እና የባህል ልዩነት ወይም ደግሞ የባህል ደውውጥ ሊተኩት አይችሉም። ምክንያቱም በዛ መሃል ያለው የሰዎች ንግግር ውይይት ያ ሁሉ ነገር ሊተካ የማይችል ነው። እኔ ወደ ገበያው ስሄድ እንግዲህ ለሸመታ ብቻ ሳይሆን ያንን የህዝብ እንቅስቃሴ ለማየት እና ከማህበረሰቡም ጋር ለመቀላቀል ጭምር ነው። በአጠቃላይ የአካባቢያችን ገበያ እንግዲህ የኑሯችን መስታወት ነው ብዬ አምናለሁ። እዚህ ውስጥ እንግዲህ ትጋትን ታማኝነትን የጋራ ደስታን አያለሁ። ገቢያችን የኢኮኖሚ ማዕከል ብቻ ሳይሆን የፍቅር መድረክም ነው። ሰዎችን በዚህ አይነት ሁኔታ ላይ በገበያው ላይ ሲተራመሱ ማየት በጣም ደስ የሚል ስሜት ይፈጥራል። በአጠቃላይ እንግዲህ የአካባቢያችን ገበያ ይህንን ይመስላል። ስለ አካባቢያችን ገበያም እንግዲህ እኔ በተወሰነ ላይ የሞከርኩበትን እንትን እዚህ ጋር አበቃለሁ ማለት ነው አመሰግናለሁ።